ዱቄት መፍጨት አውቃለሁ። ብዙ ጊዜ ወፍጮ ቤት ምናምን እንደዚህ አይነት ነገር የሚከናወነው እና ዱቂት መፍጨት ማለት አንድ ስንዴ ወይ ገብስ ወይ ጤፍ ይዛችሁ ሄዳችሁ፣ አስፈጭታችሁ ወደ ዱቄት መቀየር ነው፤ እና ዱቄት መፍጨት አውቃለሁ።

ሻማ ማብራት እወዳለሁ ብዙ ጊዜ አንዳንዴ ያው መብራት ሲጠፋ ቤታችንን በብርሃን ለመሙላት ሻማ እናበራለን። እና ደግሞ ውጪ ላይ ቦታ እራት ሲኖረን የእራቱን ሁኔታ ለማሳመር ሻማ እናበራለን። እና የተለያዩ የአምልኮት ቦታዎች ላይ ልናበራ እንችላለን

የትውልድ ከተማዬ አዲስ አበባ ይባላል። እዛ ነው ተወልጄ ያደግኩት። እና አዲስ አበባ በጣም ሰፊ እና ትልቅ ሀገር ናት። እና ለኑሮም ተስማሚ ቦታ ናት። እኔ እዛ ተወልጄ አሁንም አድርጌ እዛ የኖርኩ ነው። እና የትውልድ ቦታዬ አዲስ አበባ ነው።

በትምህርት ቤት የምወደው ትምህርት ብዙ ጊዜ ሂስትሪ ሂስትሪ ባል ሂስትሪ ያው የኅላ ነገሮችን መተንተን ታሪክ በጣም እወዳለሁ። እና ታሪክ ታሪክ ትምህርት እወዳለሁ ሂስትሪ ለኔ በጣም ምወደው ትምህርት አይነት ነው

የአካል የአካል ብቃት እንቅስቃሴ ያደርጋሉ የተለያዩ ጂምናስቲኮችን እሰራለሁ። ያው ብረት እገፋለሁ። ብረት እሰራለሁ ያው ለሰውነት ቅርጽ እንዲኖረኝ እና ደግሞ ለጤናዬም ተስማሚ እንዲሆን። ሩጫ ገመድ ዝላይ። ፑሻፕ ሴት አፕ ፑል አፕ እሰራለሁ እና የአካል ብቃት እንቅስቃሰ እሰራለሁ

የጧት እለታዊ ተግባራችን ብዙ ጊዜ ያው ወደ ሃይማኖታችን እንጸልያለን። በሰለም ያሳደርከን አምላካችን በሰለም አውለን። እና ብዙ ጊዜ እዛው ጠዋት ስፖርት አሉ ፑሻፕ ፑል አፕ የመሳሰሉትን ነገሮች ሰርቼ። ቁርስ በልቼ ወደ ስራ እሄዳለሁ

የምወደው እንስሳ እኔ ውሻ ነው ውሻ በጣም ነው የምወደው። እና ለሰው ልጅም ያለው ፍቅር የውሻ በጣም ሀሪፍ ነው። እና ብዙ ጊዜ ቤታችንን እራሳችንን ከተለያዩ ነገሮች ስለምጠብቀን ውሻ በጣም እወዳለሁ። እና ያደረግለትን ነገር አይረሳም። ውሻ በጣም የምወደው እንስሳ ነው

ብስክሌት እገልባለሁ እኔም አሉኝ ብስክሌቶች እና ለስፖርት ጠዋት ጠዋት አንድ ሶስት አራት ኪሎ ሜትር የሚሆን ቦታ ደርሼባቸው እወጣለሁ። እኔ ወፈራም ስለሆንኩ ስብ ለማቅለጥ ይረዱኛል እና ብስክሌት እጋልባለሁ መጋለብም እችላለሁ እወዳለሁም።

ከደንበኞቼ ጋር እገናኛለሁ። በተለያዩ የስራ ዘርፎች ላይ ከደንበኞቸ ጋር ልገናን እችላለሁ። አሁን በንግድ ላይ ከሻጭና ከገዢ ሁነህ መጥተው አዎ አንተ ጋር እቃ ለመግዛት ሲያወሩ ያው ትገናኛለህ አንተም እቃውን እንዲወስዱልህ የማሳመን ስራ ስሰራ ተገናኘህ ማለት ነው።

ስልጠና እወስዳለሁ። ብዙ ጊዜ ያው ዶሮዎች ስላሉኝ የዶሮ አረባብ ስልጠና ወስዳለሁ። ኦንላይን ስራዎችን ስለምሞክር የፎሬክስ የፎቶ ኤዲቲንግ የሪክ የቪዲዮ ኤዲቲንግ ብዙ አይነት ስልጠናዎችን እወስዳለሁ። ትምህርት ቤት እራሱ የእውቀት ስልጠና ስለምወስድ ስልጠና እወስዳለሁ

ስለ ልጅነት መኖሪያ ቤቲ የድሮ የልጅነት መኖሪያ ቤቴ በጣም የሚያስጠላና አስቀያሚና ትንሼ ጠባብ ነበረች። አሁን ግን ያው አድርጌ በራሴ ቤት የሰራሁት ቤት አሪፍ እና ጠንካራ ሰፊ ቤት ሰርቻለሁ። እና የዚህን እለት ቤቴ ጠባብና ትንሽ ነበረች

ምግብ ለሌሎች ማካፈል እወዳለሁ በፈጣሪም በኩል በጣም ጥሩ የሚባል የበጎ ስራ ነው። አንተም ከምበላው ላይ ለሰው ማካፈል ደግነትን ያሳያል። እና ምግብ ለሌሎች ማካፈል እወዳለሁ በምታከፍልበትም ሰዓት ትልቅ ክብር ታገኛለህ።

በመስመር ላይ ሙዚቃ ሰው አለው ያው ብዙ ሙዚቃዎች አሉ። እኔ የምወደው ሙዚቃ የአብዱኪያር እንኳን በጉራ ደረት ነፍቶ የሚለውን ነው። እና በመስመር ላይ ብዙ አይነት ሙዚቃዎች እሰማለሁኝ። ግን በተለይ ይሄ ይበልጥብኛል እና የአብዱኪያ ሙዚቃ በጣም ይመቸኛል።

የስራ አሰራሮች እከተላለሁ። ያው ብዙ ጊዜ የስራ አሰራሮች መከተል ለራስም ሆነ ለወገን በጣም አሪፍ ነው ትርፋማና ነው ጊዜ ቁጣቢ ያደርጋል። እና የስራ አሰራር ቅድመ ተከታዮችን በአግባቡ የምጠቀም ሰው ነኝ። እና በጣም እከተላለሁ

ያው ትርፍ ጊዜዎችን በብዙ ነገር ማሳለፍ እችላለሁ። ለምሳሌ ወክ በመውጣት የተለያዩ መጽሐፍቶችን በ በማንበብ። ቪዲዮ ጌሞችን በመጫወት ቤተሰቦችን በማገዝ። በመተኛት በብዙ ነገር ላሳለፍቻለሁ ግን በሁሉም በመተኛት ነው የምሳልፈ

ብዙ ጊዜ በተለያዩ ነገሮች ልመገብ እችላለሁ። ለምሳሌ እንደየቦታው ውጭ ከሆነ በገንዘብ ትመገባለህ እቤት ውስጥ ከሆነ። በ በትሪ በሳህን በሹካ በማንኪያ በቢላዋ በብዙ ነገር መመገብ ትችያለህ። አሁን ለምሳሌ ፓስታ ስበላ ሹካ ማንኪያ ሳህን አርገህ እመገባለሁ።

የምመኘው የእረፍት ጊዜ አንድ ስድስት ወር ተ እረፍት ከስራ በመጠየቅ ወደ ተለያዩ ሀገራት በሚሄድ- ቫኬሽን መውጣትም ጉብኝት ማድረግ ለምሳሌ ፓሪስ ስፔን ዱባይ ሄዶ ተዝናንቶ- የእረፍት ጊዜውን አጣጥሞ መምጣት ነው የምመኘው የእረፍት ጊዜ።

የጨረቃ ብርሃን አዎ እወዳለሁ በጣም ውብና ማራኪ የሆነ ብርሃን ነው ያላት። እና ያ የጨረቃ ብርሃን በጨለማ ጨለማውን ገፍፎ ለሰው ልጅ እይታም አሪፍ ስለሆነ የጨረቃ ብርሃን እወዳለሁ። እና በጣም ደስ ይላል የጨረቃ ብርሃን።

ውሳኔ መስጠት በጣም ነው የምችለው እንደኔ የሚችል የለም እንኳን ብል ግነት አይሆነብኝ። የተለያዩ ቦታዎች ላይ ለምሳሌ ስራ ቦታ ላይ ትምርት ቤት ላይ ብዙ ጊዜ ውሳኔ ከእኔ ነበር የምጠብቁት። ምክንያቱም የምወሰናቸው ውሳኔ። መሬት ላይ ጠብ አይሉም ሀሪፍ አሪፍ ውሳኔ ወስኜ ቡድኑን መዋንስ ስራውን ወደ አሪፍ ቦታ ስለምወስድ ነው።

የምወደው ሬስቶራንት እዚህ ከአጠገቤ የሚገኘው ጎልደን ጌት የተባለ ትልቅ እና ግዙፍ ሬስቶራንት አለ። እሱን ሬስቶራንት በጣም ነው የምወደው። ከመስተንግዶ ጀምሮ በጣም ጥሩና አሪፍ ነው። እንክብካቤያቸው ራሱ በጣም አሪፍ ስለሆነ ጎልደን ጌት የተባለውን ሆቴል በጣም ነው የምወደው።

መስጠት አልወድም ብዙ ጊዜ እኔ መስጠት አልወድም ሲሰጠኝም ሆነ መስጠት አልፈልግም። ምክንያቱም የሰው ልጅ ስጦታህን አይቶ ይገምትሃል ይጣጥልሃል ያራክስሃል። እና ስለዚህ ስጦታ መስጠት አልወድም። እና በተረፈ ሁሉም ጥሩ ነው።

የምወደው ቁጥር አስራ ሁለት በጣም የምወደው ቁጥር ነው። የተወለድኩበትን ቀን ስለሆነ አስራ ሁለት ቁጥር በጣም ነው የምወደው። እና በአስራ ሁለት ቁጥር ብዙ እጣዎች ደርሰውኛል። እና አስራ ሁለት ቁጥር ማለት በቃ ሙሉ ቁጥር ሙሉ ቁጥር ለሰው ልጅ በጣም ጥሩ ና ወሳኝ ነገር ነው። ለኔም በጣም አሪፍ ነገር ነው ሙሉ ቁጥር። እና አስራ ሁለት ቁጥር ነው የምወደው።

ልዩ ችሎታዬ ዝምታ ነው የተለያዩ ሰዎች ተናደው በሚጮሁብኝ ሰዓት ምንም አይነት መልስ ያለመስጠት አቅሙ አለኝ። እና ብዙ ጊዜ ደግሞ ፍጥነት ሩጫ በጣም ፈጣን ነኝ። ብዙ ጊዜ የሰፈር ሰው ምንም ምንም ሩጫ ፋጣን ሲባል እኔን ነው ሚያውቀኝ ስለዚህ ፈጣን ነኝ ሩጫ ላይ

አቧራ። አዎ ችግር ይፈጥርብኛል። በተለያየ ቦታ በመተንፈሻ አካሌ ከገባ። ያው ለጉንፋን እና ለተለያዩ በሽታዎች ሊይጋልጠኝ ይችላል። እና ጉንፋን ደግሞ ጉንፋን እና የተለያዩ በሽታዎች ደግሞ። በጣም ሊጎዱኝ ይችላሉ ስለዚህ አቧራ በጣም ትልቅ ችግር እኔ ላይ የመፍጠር አቅም አለው ብዬ አስባለሁ እኔ

በበጋ ወቅት ያው ብዙ ጊዜ ምንም አላደርግም ግን ያው ስራ፣ ትምህርት እና የተለያዩ ለህይወት አጋዥ የሆኑ ትምህርቶችን አወስዳለሁ። እና ትምህርት እወስዳለሁ። በበጋ ወቅት ብዙ የሚደረግ ነገሮች ስለሌሉ ያን ያህል ምንም አላረግም ትምህርት ነው ምወስደው።

ከቤቴ ስራ ያን ያህል ሩቅ ነው ብዬ አላስብም። የአንድ የሁለት ታክሲ ፊሪማታ ጉዳይ ነው። እና በጣም ሩቅ የሚባል አይደለም። ቅርብ የሚባል አይደለም። ግን ያው ቅርብ የሚለው ብንይዘው አሪፍ ነው ያን ያህል ሩቅ ስላላደለ ቅርብ ነው። አንድ አስራራት ኪሎ ሜትር ቢሆን ነው

በቤቲ ልዩ የሆነ መቀመጫ አወ አለች እኔ ክፍል ውስጥ አንድ ወንበር አለች። ያው ጌም ምጫወትባት የተለያዩ ኦንላይን ስራዎች የምሰራባት። ልዩ የሆነች መቀመጫ አለችኝ እዛች መቀመጫ ላይ ያው እኔና እኔ ብቻ ነኝ ምቀመጠው። እና ያቺውም ያቺ መቀመጫ ለኔ በጣም ልዩ መቀመጫ ናት እና የኔ መቀመጫ ናት

ገመድ መጠቀም ታውቃልህ? የምለው ጥያቄ ውስብስብ ብሆንም ያው ገመድ ለብዙ ነገሮች ልንጠቀም እንችላለን። ለስፖርት መስሪያ ገመድ ዝለይ እና ለተለያዩ ነገሮች መጎተቻ የተለያዩ ነገሮችን ደግሞ ማስቀመጫ ልናገኝ እንችላለን። እኔ ያው ገመድ የምጠቀመው ለስፖርት እና ለተለያዩ ነገር መጎተቻ ነው።

ባዳ የመናገር ትወዳለህ ከባድ ጥያቄ? ባዳ የመናገር ያው ከባድ ነው። ነገር ግን ያው እንዳለህበት ሁኔታ ይለያያል እና በአዳዊ መናገር። እንብዘም ነኝ እኔ ያን ጎበዝ ነኝ ብዬ አላስብም። ግን እንዳለህበት ሆኔታ ይለያያል እና ባዳ መናገር አልችልም

በዚህ ቅዳሜና እሁድ ምን ታደርጋለህ? አሪፍ ጥያቄ ነው ግን ያው በዚህ ቅዳሜና እሁድ የማደርገው አንደኛ ኳስ እጫወታለሁ፣ ሁለተኛ ኳስ ስለሚጀምር ኳስ እመለከታለሁ፣ እና የተለያዩ የአጋዥ ትምህርቶችን እወስዳለሁ እና እዝናናለሁ የተለያዩ ቦታዎች ሄጄ እጫወታለሁ። እና ብዙ ጊዜ በመዝናናት በመዝናናት አሳልፋለሁ።

ፀሀይ ስትጠልቅ መመልከት ትወዳለህ አሪፍ ጥያቄ ነው? ግን ያው ፀሀይ ስትጠልቅ መመልከት በጣም ደስ የሚል ስሜት ያለው ነገር ነው። ከፀሀይ እያያችኋት ስትገባ ደስ የሚል ስሜት አለው። የሆነ የፀሀይ ልትገባ ስትል ያለው ብርሃን ለውስጣዊ ስሜት እርካታ ይሰጣል። እና እኔ ፀሀይ ስትገባ ማየት በጣም ነው የምወደው።

በፍጥነት መተየብ ትችላለህ? ለሚለው ጥያቄ ለኔ ግልጽ አልሆነልኝም፤ ግን በፍጥነት መታየብ ትችላለህ፤ ያው፣ መገኘት በሚለው የምይዘው እኔ፤ ያው እችላለሁ፤ ያው አንዳንዴ በችግር ካልቆየሁ በስተቀር፤ በፍጥነት መታየት እችላለሁ፤ አቅም አለኝ ነው የምልህ፤

በቀን ስንት ሰዓት ስልክ ትጠቀማለህ በጣም አሪፍ ጥያቄ ነው? ያው እኔ በቀን በ እስከ ስድስት ሰዓት ባለው ታይም ድረስ ልጠቀም እችላለው። እሱንም ያው አንዳንድ መዝናናት ያለብኝ ነገሮች ላይ ቲክቶክ ኢንስታግራም እና ስራ ላይ። በምውልበት በሰአት ስልኬን በደንብ እጠቀማለሁ እና በቀን ከስድስት ሰዓት በላይ እጠቀማለው ስልኬን

ጠዋት በስራ ምን ታደርጋለህ? ጠዋት በስራ ብዙ አይነት ስራዎች እሰራለሁ። ለምሳሌ የቤቶች ስራ ከተባለ ያው ቁርስ እሰራለሁ ሻይ አፍላለሁ። አልጋየን አነጥፋለሁ ከዛ ቡሃላ ውጥቼ ታክሲ ይዠ ወደ መስሪያ ቤት ሂጄ የተለያዩ ያደሩ ስራዎችን እሰራለሁ። እና በጧት ብዙ ስራ እሰራለሁ

በመስመር ላይ ትማራለህ? አሪፍ ጥያቄ ነው። በመስመር ላይ ትማራለህ? ማለት ያው የርቀት ትምህርት የሚባል አለ፣ ኦንላይን ትምህርት አለ፣ መደበኛ ትምህርት አለ። እና በመስመር ላይ ብዙ ጊዜ እማራለሁ። አሪፍ ትምህርትም አለ በመስመር ላይ የምማርበት ጊዜ ጥሩ የሆነ የእውቀት ችሎታ አገኛለሁ። እና በመስመር ላይ እማራለሁ።

በስራ ፈንት ጥሪ ታደርጋለህ? ሀሪፍ። በስራ ስንጥሬት ታደርጋለህ ማለት ያው ብዙ ጊዜ አላደርግም። አልፎ አልፎ ነው የማደርገው እና። እኔ በስራ ያን ያህል ጥሪ የማደርግ ሰው አይደለሁም። አንድ ከአንድ እስከ አምስት ጊዜ ነው ማረጎ ከዛ ውጭ አላረግንም። እና በስራ ያን ያህል ጥሪ አላረግንም።

እህል መፍጨት ታውቃለህ? አሪፍ ጥያቄ ነው። ብዙ ጊዜ የእህል መፍጨት ሲባል በእኛ አካባቢ ወፍጮ ቤት የሚባል ነገር አለ። እዛ ጋር ጤፍም ሆነ ነጭ ዱቄት እዛ ነው የሚፈጨው። ሲፈጨው አይቼ አውቃለሁ እንጂ እኔ መፍጨት አላውቅም። እቤት ቡና ምናምን ነው የምፈጨው ሌላ እህል መፍጨት አላውቅም አላውቅም።

ደሞዝ በየትኛው ቀን ታገኛለህ? በጣም አሪፍ ጥያቄ ነው። እኔ ደሞዝ የማገኘበት ቀን ብዙ ጊዜ በሰላሳ ሰኞ ቀን ነው ደሞዝ የሚከፈለኝ። እና ሰኞ ሰኞ ደሞዝ የ ደሞዝ ቀን ነው። እና ቀኑ ሰላሳ ነው። ሰኞ እቀበላለው ደሞዜን ከዛ ለሚሆነው ለሚሆነው አደርጋለሁ

በፍጥነት መተየብ ትችላለህ? እኔ እንግዲ እኔ ብዙ ጊዜ በፍጥነት መተየብ አልችልም። ይሄ ጥያቄ ከባድ ነው። እና በፍጥነት መተየብ አልችልም አያ ቀስ ብዬ ነው መተየብ የምችለው። እና በፍጥነት መተየብ ከባድ ነው። ብዙ ጊዜ ለማድረግ በጣም ክብደት እና አቅም ሚጠይቅ ነገር ነው። ስለዚህ እኔ በፍጥነት መተየብ አልችልም።

ኮከቦች መመልከት ትወዳለህ በጣም አሪፍ ጥያቄ እና ግልጽ ነው። እኔ ብዙ ጊዜ ኮከቦችን መመልከት ነው የምወደው። ኮከቦች በጣም ደስ የሚሉ ነገሮች ናቸው። በምናያቸው ሰዓትም ለውስጣችን ሰላምና። ጥሩ መንፈስ ይሰጡናል። እና ማታ ማታ ቁጭ ብዬ ኮከቦችን በመመልከት ነው የማሰልፈው እና ኮከቦችን መመልከት በጣም እወዳለሁ

ልደትህን እንዴት ታከብራለህ? በጣም ግልጽና አሪፍ ጥያቄ ነው። እኔ ልደቴን የማከብረው። ያን ያህልል ባልተጋነነ መልኩ ነው እኔ ማጋነን አልፈልግም። እና በአንድ ኬክ እና ቤተሰቦቼን እና ጓደኞቼን ብቻ ጠርቼ ማክበር ነው የምፈልገው። እማከብረውም እንደዛ ነው እና ልደቴን በተጋነነ መልኩ አላከብርም። ቀለል ባል መልኩ ነው የማከብረው።

መሬት ላይ መቀመጥ ተመቸህ? መሬት ለመቀመጥ እኔ አይመቸኝም። ብዙ ጊዜ መሬት ላይ አልቀመጥም የሚቀመጠው ሶፋ ላይ አልጋ ላይ እና ወንበር ላይ ነው። መሬት መቀመጥ ሱርዬንም ያበላሻል። እና አይመቸኝም እኔ ብዙ ጊዜ የምቀመጠው ሶፋ ላይ እና አልጋ ላይ ነው። እና መሬት ላይ መቀመጥ አልወደም

ስለ ልጅነትህ የመኖሪያ ቤት ነገረኝ በጣም አሪፍ ጥያቄ ነው። የልጅነቴ መኖሪያ ቢቴ በጣም ጠባብና ትንሽ ቤት ነበረች። ያን ያህል ደስ የማትል ቤት ነበረች። አሁን ግን አድጌ ስራ ይዤ ተምሬ ስራ ይዤ የሰራሁት ቤት ትልቅና ሰፊ ቤት ነው። እና የልጅነት ቤቴ በጣም ጠባብና ትንሽ ነበረች

ስራህ አድካሚ ነው አሪፍ ጥያቄ ነው? የኔ ስራ አድካሚ የሚባል ሳይሆን አድካሚ አይባልም ያው አሰልቺ ስራ ነው እንጂ አድካሚ ስራ አይባልም። የኔ ስራ ብዙ ጊዜ ያው የጉልበት ስራ ስለማልሰራ የጭንቅላት ስራ ስለሆነ አድካሚ ሳይሆን አሰልቺ ስራ ነው የሚባለው። የኔ እና ስራዬ አድካሚ አይደለም።

የሽያጭ ግቦች አሉህ? አዎ አሉኝ። አሁን በንግድ ስራ ላይ በምሰማራበት ሰዓት በቀን አስር ኩንታል ስኳር መሸጥ አለብኝ ብዬ ካሰብኩ እሱ የቀን የሽያጭ ግቤ ስለሆነ ያንን ግቤን ደግሞ እንደምን ብዬ በቀን ውስጥ አሳክቼው ወደ ቤት መመለስ አለብኝ። እና የሽያጭ ግቦች አሉኝ። በእነሱ መስራት ነው የምጠቀመው የሽያጭ ግብ አለኝ

ቀልድ መናገር ትወዳለህ? እኔ ቀልድ መናገር አልወድም በባህሪየ እኔ ኮስታራና ቁጡ ሰው ነኝ እና ቀልድ ማውራት እና መናገር እኔ አልወድም። ቁም ነገር ነገር ብቻ ነው ማውራት የምወደው። ቁም ነገረኛ ስለሆንኩ ቀልድ ማውራት አልወድም እኔ የምፈልገው ቁም ነገር ማውራት ነው እንጂ ቀልድ መናገር አልወድም።

ወተት ትጠጣለህ በጣም ሀሪፍ ጥያቄ ነው? ወተት በጣም ነው የምጠጣው። ወተት በጣም ነው የምወደው የምጠጣው። ወተት በምጠጣበት ሰዓት። የአካላዊ ጥንካሬ አገኛለሁ። በተለይ ደግሞ ብዙ ጊዜ ጨጓራዬን ስለሚያመኝ ጨጓራዬን። ለማከም ለማደስ እና ለማረጋጋት ይሆነኛል እና ወተት በጣም እጠጣለሁም በጣም ነው የምወደው።

ቀርቀሃ በአካባቢዎ ያድጋል። አሪፍ ጥያቄ ነው ነገር ግን በእኛ አካባቢ ቀርቀሃ አያድግም። ግን በሌላ አካባቢ እንዳየሁት ከሆነ ቀርቀሃ በጣም አሪፍና ደስ የሚል ነገር ነው። ለብዙ ስራዎችም ይውለላ ለጥረጴዛ መስሪያ ለወንበር መስሪያ እና ለተለያዩ የሙዚቃ መሳሪያዎች መስሪያ ለምሳሌ ለዋሽንት ለምናምን ለብዙ ነገሮች ያገለግላል። እና በእኛ አካባቢ ቀርከሃ አያድግም።

ዋይፋይ ትጠቀማለህ? አሪፍ ጥያቄ ነው። አዎ ዋይፋይ ያው እጠቀማለው። ዋይፋይ ከድሮ ጀምሮ ነው መጠቀም የጀመርኩት። እና አሁንም ድረስ እጠቀማለው። በዳታ አልጠቀምም። ዳታ በጣም ብር ስለሚበላ በዋይፋይ ወርሃዊ እየከፈልኩ ነው የምጠቀመው። እና በጣም ፈጣንና ቀልጠፋ ስለሆነ እኔ ዋይፋይ እጠቀማለሁ።

በጣም ውስብስብ ጥያቄ ነው በዱቄ መፍጨት ትችላለህ? በዱቄ መፍጨት አልችልም እኔ መፍጨትም አላውቅም። ብዙ ጊዜ በሩቄ መፍጨት አይቼም ሰምቼም ስለማላውቅ በዱቄ ፈጨቼም አይቼም አላውቅም። እና እኔ በድቄ መፍጨት አላውቅም።

ቅሬታዎችን እንዴት ታስተናግዳለህ? በጣም አሪፍ ጥያቄ ነው። ቅሬታዎችን የማስተናግደው በተረጋጋ መንፈስ እና ሰከን ባለ ባህሪ ነው። ቅሬታዎች ሲነገሩህ። ያው ቅሬታዎችን ሰምተህ ማስተካከል ያንተ ሀላፊነት ነው። እና ቅሬታዎችን በተረጋጋና በሰከነ መንፈስ አስተናግዳለሁ

በገበያ ዋጋ መደራደር ትችላለህ? በጣም አሪፍና ጠቃሚ ጥያቄ ነው። የጠየከኝ በገበያዋ ጋር መደራደር እችላለሁ። ብዙ ጊዜ ያው ሻጮች ከዋጋቸው በላይ ጠርተው ነው የሚነግሩህ። እና እኔ ያን ስለማውቅ ዋጋ ለማስቀነስ እከራከራለሁ። እደራደራለሁ እና በገበያ ዋጋ ምደራደር ሰው ነኝ

ሰዎችን እንዴት ታስተዋውቃለህ? የሚለው ጥያቄ በጣም አሪፍና ጥሩ ጥያቄ ነው። እኔ ሰዎችን የማስተዋውቅበት መንገድ ያው ይሄ ሰው ጓደኛዬ ነው፣ ጠንካራ ነው፣ የዋህ ነው፣ በማለት ብዙ ብዙ ስለ ሰውየው ጥሩ ነገሮችን በማውራት ከአንድ ሰው ጋር አስተዋውቃቸዋሁ ከእኔ ጋር መተዋውቅ ሲፈልግ ሄጄ ሰላም እንዴት ነህ በሚል ስብብ ልተዋውቆው እችላለሁ

እህል መፍጨት ታውቃለህ በጣም ውስብስብ የሆነ ጥያቄ ነው። እኔ እህል መፍጨት አላውቅም። ግን እህል ሲፈጭ አይቼ አውቃለሁ። ብዙ ጊዜ የሚፈጨው ወፍጮ ቤት አካባቢ ነው። ወፍጮ ቤት የተለያዩ ነገሮች። ስንዴ ጤፍ ገብስ የተለያዩ ነገሮች። ይፈጫል እና እኔ ይሄን መፍጨት አላውቅም አልችልም

የምወደው ጣፋጭ ምግብ ቸኮሌት ቸኮሌት በዳቦ በጣም የምወደው ጠፋጭ ምግብ ነው እና ለሰውነትም ተስማሚ ነው ወፍረት ይሰጣል። የተለያዩ ካርቦሃይድሬት ፕሮቲን ኢነርጂ ስለሚሰጥ። የምወደው ጣፋጭ ምግብ ቸኮሌት በጣም ነው የምወደው ቸኮሌት ቸኮሌት በዳቦ

በመስታወት ላይ ምን ያህል ጊዜ ታያለህ አሪፍ ጥያቄ ነው? ያው ጠዋት ጠዋት ወደ ስራ ከመሄዴ በፊት። በመስታወት ያው ላንድ ለሰላሳ ደቂቃ የሚሆን መልኬን አቋሜን እና የልብስ አለባበሴን ነው የማየው። እና ከሰላሳ ደቂቃ በላይ በመስታወት ራሴን አላይም እና ሰላሳ ደቂቃ

በስራ ላይ ችግሮችን ትፈታለህ? አዎ ብዙ ጊዜ በስራ ላይ ችግሮችን እፈታለሁ። የተለያዩ የስራ ብልሽቶች በሚኖሩበት ሰዓት እነዛን ብልሽቶች በማየት እንደገና በመስራት አስተካክላለሁ። እና የስራ ብልሽቶችን በጣም ነው ማስተካክለው እና የስራ ብልሽቶች አስተካክላለሁ። ማበ ማስተካከልም ደስ ይለኛል እና ብልሽቶችን አስተ

ውሳኔ መስጠት ትችላለህ? አዎ አሪፍ ጥያቄ ነው ውሳኔ መስጠት እችላለሁ። ያው ብዙ ጊዜ በስብስባችን መሃልም እኔ ነኝ እንደ አለቃ የምታየው። እና በዛ ስርዓት ውስጥ ውሳኔ ምሰጠውም እኔ ስለሆንኩ። ውሳኔዎቼም ጥሩና አመርቂ ውጤት ስለሚኖራቸው ውሳኔ መስጠት እችላለሁ

የሞባይል ዳታ ትጠቀማለህ? በጣም አሪፍ ጥያቄ ነው። እኔ ግን ያው ብዙ ጊዜ የሞባይል ዳታ አልጠቀምም። እቤቴ ዋይፋይ ስላለኝ ዋይፋይ ነው የምጠቀመው። እና የሞባይል ዳታ አልጠቀምም አንዳንዴ ከቤቴ ውጭ በምሄድበት በሰአት መንገድ ላይ ምናምን ሌላ ቦታ በማድርበት ሰዓት ሞባይል ዳታ ልጠቀም እችላለሁ። ግን እቤቴ ውስጥ ስሆን ዋይፋይ የምጠቀመው

ስለ ፀጉር መንከባከብ ትወዳለህ አሪፍ ጥያቅ ነው? እኔ ፀጉሬን በጣም ነው የምንከባከበው ከምነግርህ በላይ ፀጉሬን በሳምንት አራቴና አምስቴ ልታጠብ እችላለሁ። ይኸው ፀጉሬ ለውበቴም ሆነ ለጭንቅላቴ በጣም ወሳኝ ነገር ስለሆነ ፀጉሬን በጣም መንከባከብ እወዳለሁ። በጣም ነው ምንከባከበው።

መስኮቴን ክፍት ትተዋለህ? እኔ መስኮቴን ክፍት አልተውም። ምክንያቱም በመስኮቴ የተለያዩ ነፍሳቶች መርዛማ ነፍሳቶች ገብተው ሊያጠቁኝ ስለሚችሉ መልኩቴን ክፍት አልተውም። መክፈትም አልወድም የተለያየ ንፋስም ገብቶ ለሰውነት በሽታ ለብርድ በሽታ ለተለያዩ ነገር ሊያጋልጥ ስለሚችል እኔ መስኮቴን መክፈት አልወድ።

አይስክሬም ትወዳለህ? አይስክሬም በጣም ነው የምወደው። ያው ጥፍጥናውም አሪፍ ስለሆነ አይስክሪም እወዳለሁ። በተለያዩ መንገድ ዳር ሲሸጥ ገዝቼም እምበላለሁ እጠቀማለሁ። እና አይስክሬም እወዳለሁ። ለወንድሜም ስገዛ ብዙ ጊዜ ለራሴም እየገዛው ስለምበላ አይስክሪም ከልጅነት ጀምሮ እስካሁን ድረስ በጣም ነው የምወደው

ቅጽል ስም አለህ በጣም አሪፍ እና አስቂኝ ጥያቄ ነው። ያው እኔ ቅጥል ስም አለኝ ያው ቅጥል ስሜ ማይኮ ይባላል ትክክለኛ ስሜ ሚኪያስ ነው የኔ ቅጥል ስም ደግሞ ማይኮ በመባል እታወቃለሁ። እና ያው እኔ ቅጽል ስሜን ከመልመዴ የተነሳ ትክክለኛ በትክክለኛ ስሜ ሲጠሩኝ መዞር አቁሚያለሁ እና የኔ ቅጽል ስሜ ማይኮ ነው

መተግበሪያዎችን ታወርዳለህ? በጣም ማሪፍ ጥያቄ ነው። መተግበሪያዎችን አዎ። አወርዳለሁ ብዙ ጊዜ። ብዙ አይነት መተግበር ያለ እንደየጥቅማችሁ ይለያያሉ። አሁን ለምሳሌ ቴሌግራም አንድን ፋይል ወይ መልእክት ወደ ሌላ ሰው ቶሎ ቀልጠፋና ምቹ በሆነ መንገድ የሚያሳልፍልን መጠገብ የቴሌግራም ይባላል። እና የተለያዩ ማዝናኛ ቪዲዮዎች የሚያሳየን ቲክቶክ እና ብዙ መተግበሮችን አወርዳለሁ።

እድለኛ ነገር አለህ? እድለኛ ነገር ብዙ ጊዜ የለኝም። እኔ እድለኛ ሰው ነኝ ብዬ አላስብም። እኔ ለፍቼ ጥሬ ግሬ ነው እንጂ ማገኘው በእድል ሎተሪ ምናምን የመሳሰሉ ነገሮች አይወጡልኝም። እና እኔ እድለኛ ነገር አይደለሁም። የለኝም

የዝናብ ውሃ ትሰበስባለህ? በጣም አሪፍ ጥያቄ ነው። የዝናብ ውሃ። አንዳንዴ በቧንቧ መጠዋ ስቀር ለተለያዩ ጥቅሞች አውለዋለሁ ለእቃ ማጠቢያ ሰብስቤ። ለልብስ ማጠቢያ። ለግቢ ማጠቢያ እና ለብዙ ነገር ማጠቢያ አደርገዋለሁ። እና የዝናብ ውሃ እሰበስባለሁ

በቤት ልዩ የሆነ መቀመጫ አለህ? በጣም አሪፍ ጥያቄ ነው። አዎ በቤቴ ልዩ መቀመጫ አለኝ። እሱም መኝታ ቤቴ ውስጥ የሚገኝ የራሴ የሆነ ወንበር አለኝ። ያው ከፒሴ አጠገብ ጌም የምጫወትበት የተለያየ ስራዎችን የሚሰራበት የኔና የኔ ብቻ የሆነ ልዩ መቀመጫ አለኝ።

የቀረ ምግብ ትበላለህ ብዙ አይነት የቀረ ምግቦች አሉ። ለምሳሌ ግማሽ እንጀራ ተበልቶ ግማሽ የተረፈ ሙሉ እንጀራ ተበልቶ ትርፍራፊ የተረፈ ብቻ ብዙ እንትኖች አሉ። ግን ብዙ የቀረ ምግቦች አሉ። እኔ ግን የቀረ ምግብ መብላትም አልፈልግምም። አልበላምም።

ልብስ ምን ያህል ጊዜ ታጥባለህ? ያው ልብስ እኔ በሳምንት አንዴን ነው የማጥበው። እሱንም ቅዳሜ ቅዳሜ ብቻ ነው ማጥበው። እና አንዴ አጥቤ ለሳምንት ሙሉ ምንም ልብስ አላጥበንም። ያለኝን ልብሶች አብቃቅቼ እየለበስኩ እስከ ቅዳሜ ድረስ አቆይና ቅዳሜ ሁሉንም እንደ አዲስ አጥቧል

የክላውድ ማከማቻ ትጠቀማለህ? እኔ የክላውድ ማከማቻ አልጠቀምም። እና መጠቀምም ጥሩ አይደለም ብዬ ነው የማስበው። ብዙ ሰዎችም ሲጠቀሙት አላይም። እና እኔም ከእነሱ እንዳየሁት የክላውድ ማከማቻ አልጠቀምም

የምትወደው እንስሳ ምንድነው? በጣም አሪፍና አስተማሪ ጥያቄ ነው። ፈታኝም ነው። እኔ የምወደው እንስሳ ውሻ ነው ውሻ ከሰው በላይ ላንተ ይታመናል። አንድ ሁለት ቀን አምልተው አንድ አመት አደረሳህም እና በቻለው አቅም አንተን ከአደጋ ለማውጣት ይተጋል። እና እኔ የምወደው እንስሳ ውሻ ነው።

በስራ ቦታ ጓደኛ አለ? ሀሪፍ ጥያ፤ እና በደንብ አስተማሪ ጥያቄ በስራ ቦታ ብዙ ጓደኞች አሉኝ። ያው ከጓደኞቼ መሃሌም የኔ በጣም የልብ ጓደኛ የሚባል አንድ ሰው አለ። እሱም አበቃል ይባላ። እና በጣም ደስ የሚል ጓደኛዬ ነው። እኔ በተከፋው ጊዜ አጽናናኛል፣ ያበርታታኛል እና እወደዋለሁ ይወ የምወደው ጓደኛዬ የልብ ጓደኛዬ እሱ ነው።

ቃልህን ትጠብቃለህ? እኔ ቃሌን በጣም የምጠብቅ ሰው ነኝ። እና በዚህም ህዝብ ሰው ሁላ መስክሮልኛል። እኔ አንድ ነገር ለአንድ ሰው አደርጋለሁ ብየ ቃል ከገባሁ ያንን ነገር ከማድረግ ወደኋላ የማልል ሰው ነኝ። እና እኔ ቃሌ በጣም የምጠብቅ ሰው ነኝ። እና ቃሌን በጣም እጠብቃለሁ።

ዳቦ ማብሰል ትችላለህ? ያው አሪፍ ጥያቄ ነው ያን ያህል ጎበዝ ባልባልም ዳቦ ማብሰል እችላለሁ። ያው አንዳንዴ ለተለያዩ በዓላት። ልደቶች ምናምን ለተለያዩ ክብረ በዓላት። እኔው ለራሴ በራሴ በራሴ እኔ ለራሴ ዳቦ የማመስለው። እና በዚህ ላይ ያን ያህል ጎበዝ ባልባልም ማብሰል እችላለሁ

መዘመር ትወዳለህ ሀሪፍ ጥያቄ ነው ያው መዘመር እወዳለሁ። ብዙ ጊዜ የድሮ ሙዚቃዎችን መዘምርና ማዜም እወዳለሁ። ለምሳሌ ከድሮ ሙዚቃዎች የዘፈኞች መካከል ጥላሁን ገሰሰ መሀሙድ አህመድ ብዙ ናቸው። እና የነሱን ዘፈን መዘመር እወዳለሁ።

ማህበራዊ ሚዲያ ትጠቀማለህ አዎ በ እርግጥ ክህን ነው ማህበራዊ ሚዲያ አጠቀማለሁ። ያው የምጠቀማቸው የማህበራዊ ሚዲያ ሰሞች ኢንስታግራም ቲክቶክ ፌስቡክ ቴሌግራም ብዙ ነገሮችን እጠቀማለሁ። እነሱን በመጠቀም በጣም ብዙ ነገር ተጠቅሜያለሁ። እና እኔ ማህበራዊ ሚዲያዎችን እጠቀማለሁ

በየትኛው መተግበሪያ መልእክት ትልካለህ? በጣም አሪፍ ጥያቄ ነው ግሩም ጥያቄ ነው። እኔ ብዙ ጊዜ በቴሌግራም እና በኢንስታግራም መልእክት የምልከው አብዛኛውን ጊዜን ግን በቴሌግራም ነው የምልከው። እሱም በጣም ፈጣንና ቀልጠፋ ስለሆነ ምቹ አስተማማኝ ፕራይቬት ስለሆነ በቴሌግራም ነው የምልከው

"በስራ ጊዜ እረፍት ታደርጋለህ?" በጣም ጥያቄ ነው፣ በስራ ጊዜ እረፍት አላደርግም። እኔ ከልጅነቴ ጀምሮ የለመድኩት አንድን ስራ ከጨረስኩ በኋላ ከጨረስኩ በኋላ ነው እረፍት ማድረግ የምለምደው፤ እንጂ በስራ በመሃል በመሃል እረፍት ማድረግ አልወድምም አላረግምም።

ማቅረቢያ ማድረግ ትችላለህ? በጣም አሪፍ እና ግልጽ ጥያቄ ነው። ማቅረቢያ ማድረግ አልችልም። ብዙዎችም ሲያደርጉ አይቼ አላውቅም፤ ሰምቼም አላውቅም። እና ማቅረቢያ ማድረግ የሚችሉ ሰዎች እንዳሉ አውቃለሁ። ግን እንዴት እንደሚያደርጉ አላውቅም። እና እኔም ማቅረቢያ ማድረግ አልችልም።

ስንት ትራስ ትጠቀማለህ? በጣም አሪፍ እና አስቂኝ ጥያቄ ነው። ይሄን ጥያቄ በአጭሩ እና በግልጽ በሆነ መልስ ላብራራልህ እፈልጋለሁ። ያው ሁለት ነው የምጠቀመው አንድ ወደ ጎን አንድ ወደ ላይ አድርጌ ነው የምጠቀመው። እሱም የተመቻቸ እንቅልፍ እንዲሰጡኝ ያደርጋል። እና ሁለት ትራስ ነው የምጠቀመው።